ፋይል ደግሞ ማለት እንዲህ ዶክመንት፣ ሰነዶች እንደማለት ነው አጠቃላይ ዴፊኒሽኑ። ፋይል፣ ዶክመንት ሰነዶች ማለት ነው። ዝርዝር አድርገን ስናየው ፋይል ማለት ብዙ በታሪክ መልክ የተጻፉ መጽሐፎች ሊሆን ይችላል፣ በልብ ወለድ መልክ የተጻፉ ታሪኮች ሊሆን ይችላል፣ ፖለቲካ የተጻፉ መጽሐፍ ሊሆን ይችላል። በእምነት ወይም ሰዎች በየራሳቸው እውነት የጻፉ መጽሐፎች ሊሆን ይችላል፤ እነሱ ተሰባስበው በአንድ ተጠራቅመው በሽቦ ተጠርዘው ሊሆን ይችላል ወይም በስቴፕላር ነገር ተይዘው በአንድ ላይ የሚቀመጡ ነገር ፋይል ይባላል፤ ሌላው አሁን በቴክኖሎጂው አለም ስንመጣ ፋይል የምንለው ለምሳሌ በስልካችን ላይ ሶፍት ኮፒ ያልን የምንይዘው ፋይል ሊሆን ይችላል፤ አንድን መጽሐፍ በሶፍት ኮፒ መልክ ይዘን በስልካችን ስናኖር ለምሳሌ የልብ ወለድ አሁን ፍቅር እስከ መቃብር ወይም የህልምዣት የአዲስ ዓለማየሁ ድርሰቶች አምስት መቶ ምናምን ገጽ ናቸው፤ እነሱን አምስት መቶ ገጽ በአንድ ፋይል በስልካችን ሊሆን ይችላል፣ በላፕቶፕ ሊሆን ይችላል፣ ወይ በኮምፒውተር ሊሆን ይችላል የምንይዝበት መንገድ ፋይል ይባላል። ሌላው፣ ብዙ አይነት አለ ፋይል ስንል ደም በብራና የተጻፉ መጽሐፎች አሉ፤ እንደ እነ ሄኖክ፣ ይሄ ሄኖክ መጽሐፎች በጣም የድሮ የጥንት ግእዝ፣ የግእዝ መጽሐፍ፣ በጣም በድሮ በብራና የተጻፈ እስካሁን ድረስ ያለ የዓለምን ሙሉ ታሪክ የያዘ የተለያዩ በሽታዎች አሉ፣ አሁን የማይታወቁ በሽታዎች አሉ በአለም ላይ፤ ለነዛ በሽታ ሁሉ መድኃኒቱን የያዘው ግእዝ የሚባል አለ፤ ይሄ በእምነት ነው በአብዛኛው ግን አልገባም ብሎ ነው እንጂ እንደ ሀገራችን ግእዝ የእምነት ብቻ አይደለም፤ አሁን ለምሳሌ ጀርመን ልንሄድ እንችላለን፣ ፈረንሳይ ልንሄድ እንችላለን፣ እምነታቸውም ኦርቶዶክስ አይደለም ግን ግእዝ ይማራሉ። ለምን ሲባል ያንን ያጠራቀሙትን የግእዝ ፋይል የተጠቀሙ፤ መድሃኒቱ እዛ ስላለ፣ ለአንድ በሽታ መድሃኒቱ እዛ ስላለ፣ ያንን መድሃኒት ለማግኘት ሲፈልጉ በፒኤችዲ ነው አሁን ጀርመን፣ ግእዝ እያስተማረች ያለች። በፒኤችዲ ማለት ነው እንግዲህ አስቡት፤ እኛ ላይ እስከ ሶስተኛ እስከ ስምንተኛ ክፍል አይሰጥም ተብሎ ይኸው ተከልክሏል፤ ይሄ ከእውቀት ማነስ ነው፣ ሌላ ምንም አይደለም። አንትን ስለሆነ መጽሐፍ ማወቅ አሁን ስለ መጽሐፍ ቅዱስ ሊያውቁ ይችላሉ፤ ስለ መጽሐፍ ቅዱስ አወቀ ማለት እምነት አለው ማለት አይደለም። እውቀት ሌላ ነው፣ እምነት ሌላ ነው፤ በአብዛኛው እንደ ሀገራችን ስንመጣ እውቀት አለ እምነት የለም፣ ስለ ቤተክርስቲያን ህግ ያውቃል፣ ስለ መጽሐፍ ቅዱስ ሁሉ ህዝቡ ያውቃል ግን እምነት የለውም፤ እምነት ማለት ያወቅከውን በተግባር ማሳየት፣ አትስረቅ፣ ሰውን አለመስረቅ አትዋሽ ካለ አለመዋሸት ነው። ያን መጽሐፍ ቅዱስ አንብበህ ተስፋ ጽናት እንዲኖርህ ካላደረግህ እምነት የለህም ማለት ነው፤ ምክንያቱም አላመንክበትም። ለምሳሌ እኔ አሁን እንግሊዘኛ ላውቅ እችላለሁ፤ እንግሊዘኛ አወቅሁ ማለት እንግሊዘኛን አምነዋለሁ ማለት ሳይሆን ይሄ እውቀት ነው፣ ሚገናኝ ስላልሆነ ማለት ነው፤ እና እንደ አጠቃላይ ግእዝን እንደ ሀገራችን ብንወስደው እንዴት እንደምንለወጥ፣ እንዴት ከህመማችን እንደምንድን በጣም ግልጽ ነው የሚታይ ነገር እንደ በአጠቃላይ ፋይል ማለት እንግዲ በወረቀት መልክ ተጠርዘው ሊሆን ይችላል፣ በስልክ በላፕቶፕ መልክ እንደ ሶፍት ኮፒ ይዘን ልንጠቀመው የምንችለው ለማንበብ ለመማሪያ ለመተንበይ፣ ያለፈ ነገርን ለማወቅ የምንጠቀምባቸው በሙሉ ፋይል ይባላሉ።

መናፈሻ ማለት እንግዲህ ብዙ አይነት መዝናኛ ቦታዎች ናቸው መናፈሻ የሚባሉ መናፈሻ በቀላሉም መዝናኛ ሰዎች የሰው ልጅ ሲኖር መስራት አለበት ማሰብ አለበት። እና በጣም ከመስራቱ የተነሳ ለምሳሌ ከሰኞ እስከ ቅዳሜ ስራ ላይ የሚያሳልፍ ከሆነ መጨናነቅ አለ መድከም አለ። የጭንቅላት መዛል አለ። ከእሱ ለመላቀቅ ከመድን ወደ መናፈሻ ወይም ወደ መዝናኛ ቦታ ይሄዳል። ለምን? በአዲስ ጉልበት በአዲስ ሀይል። በአዲስ አስተሳሰብ የሚቀጥሉ የስራ ቀናቶችን ለማሳለፍ ወደ መናፈሻ ቦታ ይሄዳል። ወይም ደግሞ ህፃናትን ይዞ ልጆችን ይዞ ሄዶ አተዲስ እይታ አዲስ አመለካከት በቃ ብሩህ የሆነ ጭንቅላት እንዲኖራቸው ለማድረግ ወደ መናፈሻ ቦታ ይዟቸው ይሄዳል። ብዙ ጥቅም አለ መናፈሻ ቦታ መሄድ። አንዳንዴ አይናችንም ሆነ ጭንቅላታችን አንድ አይነት ነገር ማየት አንድ አይነት ነገር ላይ ማተኮር በቃ ድግግሞሽ የሆኑ ነገሮችን ማየት ይሰለቻል ይሄ የሰው ልጅ ተፈጥሮ ነው። በቃ ይሰለቻል። የእለቱን የሆነ ነገር አሁን ፊልምም ሊሆን ይችላል የሆነ ቅርሳ ቅርስም ሊሆን ይችላል እለቱን ስናየው ያስደስተናል። ግን እየደጋገምነው የደጋገምነው ከቀንቀን እየተደገመ ሲሄድ ስለሚሰለች። ወደ መናፈሻ ቦታ ሄዶ አዲስ ነገር ማየት ያላየነውን ነገር ማየት ስለሚያስደስተን መናፈሻ ቦታ በጣም ብዙ ጥቅሞች አሉት። ለምሳሌ እንደ ከተማችን ልንወስድ እንችላለን። መሃል ከተማ ላይ አለ አንድ ማን ሰፈር ነው የሆነ ቦታ ሄጄ መናፈሻ ያለበት እዛ ስትሄድ በአካል ያላየናቸው ብዙ የዱር እንስሳ ቅርሶች ተሰርተው አይተናል በጣም የሚያስገርም ማለት ነው። እንግዲህ በቅርስ እንደዛ ጭንቅላታን የለወጠ ቅርስ በቅርስ አይተነው ጭንቅላታችንን የለወጠ እንስሳ በአካል በተግባር ብናየው ምን እንደሚፈጠር በጣም ቀላል ነው መገማቱ። ሌላው ቀርቶ እዛ አሁን እንደ ከተማ የከተማ ልጆች ፈረስ መጋለብ ምናምን አያውቁም ይሄንን የሚያውቅ ገጠር ያደገ ወይም አርሶአደሩ ማህረሰብ ጋር አብሮ ያደገ ሰው ብቻ ነው ሊያውቁ የሚችለው። ግን እንደ መናፈሻ ቦታ ስትሄድ ፈረስ መጋለብ ከፈለክ አለ ሳይክል መጋለብ። ሞተር መንዳት ከፈለክ አለ። እና አሁን በአብዛኛው ሞተር ያው በየውተውም ስላለ ሰዎች መናፍሻ ቦታ ሄደው ፈረስ ይገልባሉ። ተይዞም ሊሆን ይችላል ተለቀውም ግን ተዝናንተው የሚመጡበት አዲስ ነገር አይተው የሚመጡበት ስለሆነ ዘርፈ ብዙ ጥቅም አለው መናፈንሻ ቦታ። ሌላው መናፈሻ ሲባል ዝም ብሎ ጭንቅላትን ማስደሰት ብቻ አይደለም። በቅርስ መልክ በስዕል መልክ ብዙ የተለያዩ ስዕሎች የተለያዩ ቅርሶች ስለሚኖሩ እነዛን ቅርሶችን በማየት ታሪክን ወደኋላ ምን እንደሆነ ልንዳስስበት የምንችለው ነገር ስለሆነ መናፈሻ በጣም ጠቃሚ ነው። ለምሳሌ ከዚህበፊት የነበሩ ነገስታት የዛሬ ሃምሳ አመት ስልሳ አመት ከዚያ በፊት የነበሩ ነገስታትን ስናይ ብዙ ገድል ብዙ ታሪክ የሰሩ ናቸው። ስለእነሱ ታሪክ በቀላሉ አውቆ መውጣት በጣም መታደል ነው እና ብዙ ዘርፈ ብዙ ያው ጥቅም አለው መናፈሻ ይሄን ይመስላል።

ዘይት ማለት ደግሞ እንግዲህ የወጥ ማሳመሪያ ወይም ወጥም ወይም ሌላ አታክልት የምንሰራበት የማቴሪያል ወይም የቁስ አይነት ነው። ዘይት ስንል እንግዲህ ዘይት ብዙ አይነት ዘይቶች አሉ። ፈሳሽ የሚባል አለ። የሚቀልጥ ዘይት አለ። ይኸው እንግዲህ ለጥናት በጥናት እንደተደገፈው የትኛው ነው ጤናማ የትኛው ነው ጉዳት ያለው የሚባለው ሲታሰብ ፈሳሹ ይሻላል። ተሚቀልጠው ምናምን ይባላል። ግን ሁለቱም ያውነው አሁን እንደምናየው በከተማም ሊሆን ይችላል አብዛኛውን በከተማ ላይ በጣም ነው ዘይት የሚጠቀመው ዘይት ከመጠቀም አንጣር አንፃር አወፋፈሩ የሰው ቅርጽ በሚገባ የተበላሸ ነው። በጣም ከሚባለው በላይ ማለት ነው። ይሄ ምንድነው? የዘይቱ የዘይቱ ውጤት። ዋነኛው ምክንያት ዘይቱ እንደዚህ ሊበላሽ የቻለበት ምክንያት ምንድነው? አብዛኛውን ጊዜ በፋብሪካ ላይ የሚያልፉ ምግቦች ችግር አለባቸው። ፋብሪካ የነካቸው ነገር ይሄ የታሸገ ነገር እንደ አጠቃላይ ችግር አለበት። ሰው ደግሞ ምንድነው ይሄ አሁን የኢትዮጵያ ዜጋ ውጭ አምላኪ ነው። ውጭ ያመረተችው ከሆነ ውጭ የሰራችው ከሆነ በጣም ጥራት አለው በጣም ንጹህ ነው ብሎ ያስባል ግን አይደለም። አሁን የኢትዮጵያ ምርት ሜዳ ላይ ነው የሚያመርት ዝም ብሎ ያገኘው ቦታ ላይ ነው የሚያመርት። ግን የተመረተው ጤፍ እስካሁን ድረስ ከአፈር ጋር ተቀላቅሎ የተመረተ ስንዴው ሊሆን ይችላል ገብሱም ሊሆን ይችላል ከአፈር ጋር ሆኖ የተመረተ ለሰውነታችንም ምንም የሚባል ተጽዕኖ የለውም። እንደውም ጥቁር ጤፍ ይነገራል። ባይታሚን አለው ተብሎ በደንብ ነው የሚነገር ውጪዎች ያውቁታል ይሄ እንዳለው ጤፍን ለማጥፋት መከራቸውን እያዩ ነው። አሁን የኛ መንግስት ያው መንግስቱ ብቻ አይደለም ህዝቡም ስለማይገባው እንጂ ስንዴ አምርቶ ስንዴ እያመረታችሁ ወደ ውጭ ላኩ ይባላል ይሄ በጥናት የመጣ ነው። በነገራችን ላይ ጤፍ ራሱን ነው የቻለ ባይታሚን አለው። ስንዴ ደግሞ በጤና ላይ በጣም ጠንቅ ነው። ይሄ በጥናት የተረጋገጠ ነው። እና የኛ የኛ መንግስትም ሰንዴ ወደ ውጭ እየሰደድን ነው ይላል። መስደድ ልትሰድ ትችላለህ ግን የሚመረተውን ጤፍ አገር በቀላችንን ጤፍ ለጤና ጥሩ የሆነውን ጤፍ እያጠፋህ ስንዴ ብታመርት ለትውልድ ዋጋ የለውም። ይሄ አልገባንም። እና ዘይት ላይ ስንሄድ ውጪ አምላኪ ስለሆነ ህዝቡ ተውጪ የታሸገ ነገር ሲመጣለት አምኖ ነው የሚቀበለው በቃ ንጹህ ነው የሚል የሚለው ለምሳሌ ልብስን መውሰድ እንችላለን ልብስ ከውጭ የሚመጣ ከሆነ በዶላር ይገዛል እንኳን በኢትዮጵያ ብር በዶላር የሀገር ውስጥ ምርት ግን ለምሳሌ ሀበሻ ቀሚስ አሁን ግዛ ብትለው እንዴ እንደ ፋራ ንቃ እንጂ ይላል እኔ መንቃት ምን እንደሆነ አሁንም እየገባኝ አይደለም። አራዳነት ምን እንደሆነ እየገባኝ አይደለም ምክንያቱም የውጭን ስታይል መከተል አራዳነት ከሆነ እዛው ፋራ ሆኜ ልቅር። ይሄ የኔ የራሴ እምነት ነው። እና ወደ ዘይቱ ስንሄድ ዘይት አሁን አመራረቱ ምንድነው? የኢትዮጽያ ዜጋ ኑግ የሚባል አለ። ሱፍ የሚባል አለ ያመርታል በደንብ አርሶ አደሩ ያመርታል ያንን ያመረተውን ኑግ ወደ ውጭ ይሰደዳል። ውጪዎች ደግሞ በርካሽ ዋጋ ያንን ኑግ ያንን ሰሊጥ ወይም ያን አዎ ተሰሊጥም ይገኝ መሰለኝ አ ኑግ በቃ እንደ አጠቃላይ ኑግን ምርቱን በርካሽ ዋጋ ውጮች ይገዙታል። ያንን የገዙትን ኑግ በማሽን ምን ትጨምርበት ምን ታደርግበት አይታወቅም። ልክ ወስዳ ዘይት አስመስላ ታመጣልናለች። የኢትዮጵያ ዜጋ በሃምሳ ብር የሸጠውን ኑግ በሚሊየን በሚቆጠር ዶላር ተቀብሎ ይገዛል። ከምን እንደተሰራ ከምን እንደሚመረት ግን የሚያውቅ የለም። እና ይሄ ነው ዘይት አሁን በጤናችን ላይም ሀይለኛ ጠንቅ እያመጣ ያለ ገና በሃያ አመቱ በሰላሳ አመቱ ወገቤ ጀርባዬ የሚል ወጣቱ በዚህ የተነሳ ነው። የድሮ አባቶች ማየት እንችላለን። በሰባ አመቱ በሰማንያ አመቱ ከወጣቱ ጋር አብሮ አጎንብሶ ነው የሚያጭደው አብሮ ነው የሚያርስ እሄ ተየት የመጣ ነው። ንጹህ ዘይት ንጹህ ቅባት ራሱ አንጥሮ ነበር የሚበላ ፈሳሹን ዘይት ራሱ እያነጠረ እስካሁን ድረስ ነበሩ አሁን አሁን እንደውም እየታገዱ ነው። እሱ እሱን ስለሚበላ ጤናው ጥሩ ነው። እና ዘይት ይሄን ይመስላል